በቤትህ ምን አይነት የቤት እቃዎች አሉ ነው? ሁሉም አይነት የቤት እቃ አለ ያው በሶስት ነው የምንከፍለው ቤታችንን። የእንግዳ መቀበያ አለ። መኝታ ቤት አለ። እንደዚሁም ደግሞ ማድ ቤት አለ። የምግብ የምናበስልበት የሁሉም አለኝ። እኔ አልጋም እቃ ማስቀመጫም።

ምን አይነት ጥቅማ ጥቅሞች አሉት ነው? ያው እኔ የሰው ልጅ ነኝ የሰው ልጅ እንደመሆኔ መጠን ብዙ ጥቅማ ጥቅም አለኝ። ለምሳሌ ሰዎችን ማማከር ታጋሽ ነኝ። ከሰዎች ጋር ጥሩ ጊዜ ማሳለፍ ሰዎችን መረዳት ማዳመጥ እምወድ ስለሆንኩኝ

እሳት ማንደድ ትችላለሁ ወይ ነው አዎ እችላለሁኝ ከልጅነቴ በሰአት እየሰራሁኝ ነው ያደኩት። ከሰል ላይ ማያያዝም እችላለሁኝ እንደዚሁም ደግሞ በእንጨት ምግብ ለመስራት ማያያዝም ማንደድም እችላለሁኝ እሱን መጠቀምም እችላለሁ። በአጠቃላይ እሳት ማንደድ እችላለሁ።